ቡና ወይም ሻይ ትወዳለህ ለሚል ጥያዬ በብዛት የምወደው እኔ ቡና ነው። ቡና በጣም እወዳለሁ። አብዛኛውን ጊዜ ቡና በባዶ ባዶ ጨው ወይም ስኳር ሳልጨምር እ በ ባዶ ቡና እወዳለሁ። እ ቢያንስ በቀን ሁለት ጊዜ እ አብዛኛውን በቀን ሁለት ጊዜ እጠጣለሁ። ያው ቤተሰቦቼ ሙሉ እ ቡና ላይ እናዘወትራለን። ሻይ አብዛኛውን ጊዜ ስል። ለጤናዬ ስለማይመቸኝ ብዙ ጊዜ ሻዬ አልጠጣም ማለት ነው። ያው ጨጉአራዬን ስለሚያመኝ ማለት ነው

በሰአት አዎ ቀጠሮዬን አክብሬ በሰአት እደርሳለሁ ግን ሙሉ ነኝ እንዳልል እችላለሁ። ምክንያቱም የተወሰነ የተወሰኑ ለምሳሌ የሆነ ቦታ ቀጠሮ ተይዞ እያለ የሆነ ቦታ ባለ ጉዳይ ወይም በሆነ ነገር ብያዝ። በሰአት ሰዓት ልሸራርፍ እችላለሁ። ምክንያቱም ያው የተወሰነ ልዩነት ሊኖር ይችላል ሁሌም ሙሉ ላልሆነ እችላለሁ ነው እንጂ አብዛኛውን ሰአቴን አክብሬ በሰአት መድረስ እሞክራለሁ። በሰአት እደርሳለሁ። ለምን እኔን ሰው እንዲያስጠብቀኝ ስለማልፈልግ ያው ሁሌም ቀጥሮ ጠብቄ በቀጥሮዬ ሰዓት በሰአት እደርሳለሁ ለመድረስም እሞክራለሁ። እኔም ሰው ቀጥሬ እሚያጉላላኝ ላይ ወይም ደግሞ ጊዜዬን መጠቀም ስለምፈልግ በሰአት እደርሳለሁ ብዬ አስባለሁ

ቤት ያው ምን ያህል ጊዜ ታጸዳለህ ቤት ማጸዳው ቢያንስ በቀን አንድ ጊዜ አጸዳለሁ እንደአስፈላጊነቱ በጣም የሚያስጠላኝና የሚቆሽሽ ከሆነ በቀን ሁለት ጊዜ ላጸዳ እችላለሁ። ነገር ግን በብዛት በቀን አንድ ጊዜ አጸዳለሁ። ጠዋት ላይ አጸዳለሁ ከዛ ያለውን አጠቃቀሜ ወይም ደግሞ ያለውን ሁኔታ ተጠንቅቄ ሄጄ ያው አብዛኛውን ጊዜ ወደ ቤት ስገባ ያው ጫማ የምጠቀማቸውን ጫማዎች አውልቄ ለመግባት እሞክራለሁ በዚህ ምክንያት ያው ቤቱ ጽዳቱን እንደጠበቀ ስለሚቆይልኝ በቀን አንድ ጊዜ ያጸዳሁት ቤት ይውላን እና ጽዳትን ላጸዳው ቤት ውስጥ የውስጥ ቤት ጽዳት የማጸዳው በቀን አንድ ጊዜ አጸዳለሁ ያለውን ጽዳቱን ጠብቆ እንዲውል በጣም ቁጥጥር እቆጣጠራለሁ ያለኝን እጠብቃለሁ።

መብረቅ አዎ በጣም እፈራለሁ። በተለይ ክረምት ላይ ያለ ኳኳቴ የዝናብ ኳኳቴ ሲሰማ በጣም እፈራለሁ በተለይ ሜዳ ላይ ከሆነ ወይም ደግሞ አጋጣሚ ወጥቼ ከቤት ወጥቼ ከሆነ ፊልድ በሄድኩበት አጋጣሚ ከሆነ በጣም እፈራለሁ በዝም ሆነ ስለምትፈራ በጣም በተለይ ትላልቅ ዛፎች ላይ ወንዞች ላይ መከለል ወይም ደግሞ መጠጋት አልፈልግም። ምክንያቱም አብዛኛውን ለመብረቅ የሚያጠቃው በተለይ እዚህ የምትላል ዛፎች ላይ ስለሆነ እሱ ላይ በዛ አልጠጋም። ዝናብ ጋርም ይሄን በዛ በዚህ ላይ መከለል ወይም ደግሞ ዝናብ ቆሞ ማባላት አልፈልግም። ምክንያቱም ያው መብራቅን በመፍራት ምክንያት ስለሆነ እሱ ላይ በጣም እፈራለሁ። መብራቅን እፈራለሁ ያው በጣም ጉርምርምታው የዝናው ድምጽ ብዙም ስለሚያስፈራ በጣም እፈራለሁ።

የምወደው መጠጥ አብዛኛውን ውሃ ነው። በብዛት ውሃ ነው። ከዚያ በተረፈ አንዳንዴ አልፎ አልፎ ጠላ ጠለል ያለ ወይም ደግሞ በጣም የጠራ ጠላ እጠጣለሁ። ግን በብዛት የምጠጣው ግን ውሃ ነው። ከመጠጣቸው ከመጠጥ አይነቶች በብዛት ምጠቀመው ውሃ ነው። ያው ምክንያቱም የለሰውነቴ በጣም አስፈላጊና የሚስማማ የውሃ ስለሆነ ይሄን እጠጣለሁ። አልኮል ነገሮችን በተለይም እንደዚህ ሌላ የመጠጥ አይነቶችን ብዙ ጊዜ አልጠጣም። የቤት ጠላ ወይም ደግሞ ከቤት የተዘጋጀና በጣም የጠራ ጠላ ከሆነ። በተወሰነ ከአንድ ብርጭቆ እስከ ሁለት ብርጭቆ ልጠጣ እችላለሁ። ከዚያ ውጪ ወተት በተወሰነ ወተት እጠጣለሁ። ቡና ዋናው መጠጤ ነው። እነዚህ ናቸው።

እሳት ማንደድ አዎ እችላለሁ እሳት ማንደድ ማለት ያው በእንጨት እንጨቶችን ነው ማገዶ በመጠቀም እሳት አነዳለሁ። እ ያው እ ከሰሎችን ለማያያዝ በእንጨት ሳት አያይዘን እሳት ማንደድ እንችላለን። እሳት ማንደድ ማለት የተለያዩ አንተ ተግባራትን ለማከናወን እንጀራ ለመጋገር ወጥ ለመስራት ውሃ ለማፍላት እነዚህ የተለያዩ ስራዎችን ለመስራት ያው እሳት ማንደድ መቻል ስላለብኝ እሳት ማንደድ እለታዊ ተግባሬ ነው። እሳት አብዛኛውን ጊዜ አዎ ስቶቭ በማይኖርበት ወይም ኤሌክትሪክ መብራት በሚቆራጠጥ ጊዜ አብዛኛውን የምንጠቀመው እሳት ስለሆነ እሳት ማንደድም ያው ዋናው ተግባሬ እና ዋናው ስራዬ ነው። እንሳት ማንደድ በደንብ እችላለሁ ከልጅነቴ እስከ እውቀት ድረስ ባለው ጊዜ ሁሉ ይህንን ተግባር ያው እሰራለሁ አውቃለሁ እችላለሁ።

አዎ አዎ በጣም በጣም የምወደው በመስኮት ጎን መልቀመጥ በጣም እወደዋለሁ። ያው ምክንያቱም ያው አብዛኛውን ጊዜ ስብሰባ ላይ ስልጠና ላይ በሄዱበት አጋጣሚ ሁሉ የመስኮት ጎን ፈልጌ ነው የምቀመጠው። ምክንያቱም አየር በቀላሉ በዚያ ስለሚገባ ወይም ደግሞ ከሙቀት ካለው ከኢንቫይሮመንት ጋር ተያይዞ ምቾት ስለሚሰጠኝ። በመስኮት ጎን መቀመጥ በጣም የምወደው ቦታ ነው። አብዛኛውን ፈልጌ ቢሆን በጣም ተጣብቤም ቢሆን በመስኮት ጎን መቀመጥ በጣም እወደዋለሁ። በተለይ ስብሰባ ቦታ ላይ፤ መኪናዎች ላይ፤ በትራንስፖርት ጊዜ፤ እነዚህን በመስኮት ጎን በመቀመጥንን በጣም ወደዋለሁ። ምክንያቱም ከተለያዩ ትላልቅ በሽታዎች ወይም ደግሞ ንጹህ አየር ለማግኘት በመስኮት ጎን መቀመጥን በጣም እመርጠዋለሁ እወደዋለሁ።

ጠዋት ያው በብዛት የምበላው ፍርፍር ነገሮችን እበላለሁ ቀለል ያሉ ምግቦችን ፍርፍር ሻይ በዳቦ ዳቦ በወተት እነዚህን የመሳሰሉ ነገሮችን ጠዋት እበላለሁ። ሽሮ በእንጀራ እነዚህን ነገሮች በጧት አብዛኛውን የምመገባቸው ምግቦች ናቸው። እነዚህን እበላለሁ ከዚያ ሻዬ እጠጣለሁ። በተለይ ያው ዳቦና ሻይ በዛ እመገባለሁ ጠዋት ላይ እነዚህን ቀለል ያሉ ነገሮችን መመገብ እወዳለሁ። ይሄንን ከተመገብኩ በኋላ እስከ ምሳ ሰዓት እነዚህን ብትመገብኩት እቆያለሁ። ጠዋት ላይ ይሄንን አዘጋጅቼ ቁርሴን እበላለሁ ማለት ነው።

የምጠቀመው መተግበሪያ አብዛኛውን እኔ መልእክት የምልከው አብዛኛው የምጠቀመው በቴሌግራም ነው። ከዛ በተረፈ ሞባይል ባንኪንግ እነዚህ የምጠቀማቸው ባንኪንግ ቴሌብር እነዚህ እነዚህን ነገሮች እጠቀማለሁ ጅ። በዚህ ሰዓት ግን እኔ መልእክቶችን ከአንዱ ወደ አንዱ ወይም ደግሞ ከተለያየ መረጃዎችን የምቀበለውና የምልከው የምቀበለው ግብረ መልስ የምሰጠው መረጃዎችን የማጠናክረው እኔ ዶክመንት እነዚህን ሶፍት ኮፒዎችን ሃርድ ኮፒዎችን በደንብ የማስቀምጠውና የምይዘው እኔ በብዛት እምጠቀመው ቴሌግራም ነው። በቴሌግራም እጠቀማለሁ ከዚያ በተረፈ ቴሌብርን በተወሰነ እጠቀማለሁ ያው ብሮችን ለማዛወር ሞባይል ባንኪንግ ግብይት በሞባይል ባንኪንግ በብዛት እጠቀማለሁ

አዎ ከስራ ባልደረቦቼ ጋራ በጣም ጥሩ ግንኙነት አለኝ። ያው ስራውም በጋራ የሚሰራ ስራ ነው ቲምወርክ ነው። ጤና ሲባል ያው ሙያዬም ጤናኝ የ ጤና ባለሙያ ስለሆነ ቲምወርክ ነው ስለዚህ ከስራ ባልደረቦቼ ጋራ ጥሩ ግንኙነት አለኝ። ጥሩ ግንኙነት ኑሮዬን ተግባራችን አቀናጅተን በጋራ በቼክሊስትም ሆነ በጋራ ተቀናጅተን ይዘን በጋራ ነው ድጋፍ የምናደርግ የምንሰራ ሰራ ይሄ ካልተደረገ ተግባሩ ስራ አይሰራለትም። ያው ይሄንን አድርገን ያው ጥሩ ግንኙነት የግድ የሚያስፈልግ ለስራ በጣም ጥሩ ግንኙነት በጣም አስፈላጊ ስለሆነ በጣም ጥሩ ደስ የሚል የስራ ባልደረባዎቼ ጋር ጥሩ ግንኙነት አለኝ። ደስ የሚል ግንኙነት አለኝ። የክፍሉ ስራ የክፍላችን ስራ በጋራ ነው የምንሰራው በተለይ እነዚህ ዘመቻዎች አሉ። ከእናቶች ህፃናት ላይ የሚሰሩ ብዙ ተግባራት አሉ። እነዚህን አቀንቅጅተን በጋራ ነው የምንሰራው። አንዱ የተወውን አንዱ ተደጋግፈን ነው የምንሰራው ግንኙነታችን በጣም የሚጠብቅና ደስ የሚል ግንኙነት አለ

በቀን የምጠጣው ውሃ በጣም ቢያንስ ከአንድ እስከ ሁለት ሊትር ውሃ እጠጣለሁ። ያው ውሃ መጠጣት ለሰውነታችን ለጤንታችን ጥሩ ስለሆነ አብዛኛውን ጊዜ ያው ውሃ እጠጣለሁ የውሃ የመጠጣት ልምዱ አለኝ። ከምግብ በፊትም እጠጣለሁ ከምግብ በኋላም ውሃ እጠጣለሁ። ውሃ ስጠጣ በጣም የሞቀ ውሃ ሳይሆን በጣም የቀዘቀዘ ውሃም ሳይሆን ንፁህና ማዕከለኛ የሆነ ውሃ እጠጣለሁ። በብዛት የምጠጣው በ በሃይላንድ ወይም ደግሞ በብርጭቆ እየቀዳሁ እጠጣለሁ። ከምግብ በፊት በኋላ በተለይ ከምግብ በኋላ ብዙ ውሃ እጠጣለሁ። ከአንዳንዴ ጠዋት ላይ ውሃ እጠጣለሁ። ከምግብ በኋላም በፊትም ብዙ ውሃ ለመጠጣት እሞክራለሁ። ለጤንነቴ ስል ይሄ በተለይ ለተለያየ በሽታዎች ለመከላከል ውሃ አዘወትሬ እጠጣለሁ።

አዎ እኔም እጠቀማለሁ ምክንያቱም ያው ከተለያዩ በሽታዎች ስለሚከለክልልኝ እጠቀማለሁ። የትንኝ መረብ ማለት ያው የወባ በሽታን የምታመጣ የምታመጣ የወባ ትንኝንም ስለሚከለክልልኝ። የ ትንኝ መረብ እጠቀማለሁ ከቤቴም እኔም ቤተሰቦቼም እንጠቀማለን። ይሄም ምክንያቱም ያው በተለይ በዚህ በግቢና በጥቢ ወቅት በጣም አስፈላጊ ስለሆነ። አብዛኛውን በሁሉም ባሉ በአልጋወች ላይ እንጠቀማለን። አገልግሎት ሰው ለይ እናገኛለን። ሲያልቅብንም እንገዝተን እንተካለን። ስለዚህ እየተጠቀምን ነው

የማዶ መተግበሪያ አብዛኛውን ያው እውቀት ትምህርት መማር ትምህርት ማወቅ መኖር። አንዱ የሰው ልጅ አንድን ነገር የሚተገብረው እውቀት ሲኖር ወይም ትምህርት ሲኖር ስለሆነ አሁን አምወደው መተጋብሪያ ትምህርት ሲሆን። ሌላው ደግሞ ምንድነው? ልምድ መውሰድ የሰው ከአንድ ቦታ ወደ አንድ ቦታ የተሻለ ልምድ ወይም ደግሞ ልምድ ለውውጥ መውሰድ። ሌላው መተግበሪያዬ ምንድነው? የ እንደዚህ ሚዲያዎችን መጠቀም። ከአንድ ወደ አንድ ማለትም እንትኖችን መጠቀም መተግባራዎች መጠቀም። ለምሳሌ እነ ቴሌግራም። ተግራሞችን እነዚህ እነዚህን መጠቀም አፕሊኬሽኖችን በመጠቀም እነዚህ እነዚህን ነገሮች በመጠቀም። እሱን ማድረግ ይቻላል።

አዎ ስራዬን በጣም እወዳለሁ። ከልጅነቴ ጀምሮ ምኞቴ ነው ያው ማለት የተመኘሁትን ሙያም ስለገባሁ ስራዬን በጣም እወዳለሁ። ወድጄም አክብሬ እሰራለሁ። አክብሬም ወድጄም እያገለገሉና እየሰራሁ እገኛለሁ። ይሄንም ለማምደት ከታች ከላይ እስከ ታች ድረስ። ወይም ደግሞ ማህበረሰቡን ለማገልግል ፈቃደኛ ሆኜ የወጣሁ ያገለገሉ እገኛለሁ። ማለትም ያው ከአጋራ አያይዤ በተለይ ነው። በቀላሉ ማጎዳት ሚችሉት በተለይ የነገር መጎዳት የሚችሉት ህፃናትን እና ነፍሰጡር እናቶችን ወደ ህብረተሰቡ ወርጄ አገልግላለሁ። ይሄም ስለሆነ ስራዬን ወይም ደግሞ አሙዬን በጣም እወድላለሁ አከብራለሁ።

ያው የምጠቀመው ብርድልብስ አሃ በአንዴ ወይም ደግሞ አንድ ማታ ላይ ስተኛ የምጠቀመው ብርድ ልብስ አንድ ነው። ግን ቤቴ ሶስት ብርድ ልብስ አለኝ አዎ እየቀያየሁ እጠቀማለሁ። ያው ለአንድ ማታ አንድ ብርድ ልብስ ነው። አንድ ቀን አንድ ብርድ ልብስ ለብሼ መቀየር ወይም ደግሞ ከቆሸሸ መቀየር ስፈልግ እቀይራለሁ። ሶስት ብርድ ልብሶች አሉኝ እነዚህን እየቀያየርኩ እጠቀማለሁ። አብዛኛውን ያው ቦታውም ይሄን ያህል ያለሁበት ቦታ ኢንቫይሮመንቱ በጣም የከፋ ብርድም ስለሌለው አንድ ብርድ ልብስ ብቻ በመጠቀም አለ። ማድረው ወይም ደግሞ የምለብሰው አንድ ብርድ ልብስ ብቻ ነው። ምክንያቱም ሙቅ ነው። አዎ ደጋ ወይናደጋ ስለሆነ ሙቀት በበለጠ ወደ ሙቀት ነው ቦታው። ስለዚህ ይሄን ብርድልብስ አንድ ብርድልብስ ብቻ እጠቀማለሁ።

የምጽፏ አብዛኛውን ጊዜ በብእር ነው ያው የምትሰራቸው ስራውን ያው ብዙ ጊዜ እንዳይጽፉ ወይም ደግሞ ዶክመንት ሁነው የሚቀመጡ ነገር ስለሚሆኑ። ምን ጽፈው በብእር ነው? የተለያዩ ነገሮችን ወይም ደግሞ ካርታዎችን የተለያዩ ስላስሎችን ለመሳለን እና ካርታዎችን ሲል ለማንሳት ወይም ደግሞ ለመሳል ስፈልግ እርሳስ በተጨማሪ እጠቀማለሁ ከዚያ ውጪ ግን በዛት የምንጽፈው በበር ነው። ምክንያቱም በበር የምትጽፍበት ምክንያት ተሎ እንዳይጠፋና ያው መረጃው ብዙ ጊዜ ስለምጠቀምበት እንዲቆይልኝና እንዲያገለግልኝ ስለሆነ። አብዛኛዋን የምጠቀመው ብእር ነው። ብእር የተለያየ ብእር አይነቶች ልጠቀም እችላለሁ። እና ብእር ነው የምጠቀመው።

አይስክሪም ለተወሰነ መጠን እጠቀማለሁ። ግን አልወድም የጣፋጭ ነገሮችን ብዙ ጊዜ አልጠቀምም። አይስክሬም ብቻ ሳይሆን እነዚህ ጣፋጭ የሆኑ ነገሮችን በብዛት ስለማልጠቀም። ብዙም የመውደድ እንትን የለኝም። ያው በተወሰነ ያው የሆነ ነገር ሲሆን እጠቀማለሁ። እንጂ ብዙውን ጊዜ እነዚህ እንደዚህ አይነት ነገሮችን ትኩረት ሰጭቼ አልጠቀምም። ምክንያቱም ያው የተለያዩ በሽታዎችን ያመጣል ብዬ ስለማስብ እንደሙያዬ እኒጣፋጭ የሆኑ ነገሮችን። ስኳር እንደዚህ እንደዚህ አይነት ለስላሳ እሽግ ምግቦችን ብዙ ጊዜ አልጠቀምም። ያው ራሴን ከተለያየ በሽታዎች ለምሳሌ ከስኳር በሽታ ከግፊት ከዚህ ከተለያዩ ነገሮች ራሴን ለመጠበቅ ስል። ክብደት ለመቀነስ ስል እነዚህን ነገሮች ብዙ ጊዜ አልጠጋም።

በስሜት ያው አሁን ብዙ ተከታዮች አለኝ። ምክንያቱም ይኸው የተለያየ ስራዎችን አጣምሬ ስለምሰራ። ብዙ የተያየ አንድ ላይ ሆኖ ተያያዥነት ያላቸውን ስራ ስለምሰራ። ብዙ ጊዜ ብዙ ተገድሮቶች አሉኝ። ማለት ለማደርገው ስራ። ለህብረተሰቡ ብዙ አስተዋጽኦ አደርጋለሁ ባለኝ አቅም በምሰራው ሙያ። የተለያዩ ብዙ ተግባራትን አቀናጂቸ ስለምሰራ ለሁለተሰቡ ብዙ ነገር አደርጋለሁ ብዬ አስባለሁ። እና ያው ነገር ይሄ ነገር ይሄ ነው።

የስራ ጊዜ ያው እ ሙሉ ቀን ነው የምሰራው ያው እ ጠዋት ሁለት ስዓት ተኩል እ እገባለሁ ስድስት ተኩል ለምሳ እመጣለሁ። እ ሰባት ተኩል ተመልሼ ወደ ስራ እገባለሁ እስከ አስራ አንድ ተኩል ስራ እሰራለሁ። እ ግን እ ይሄ ሲበል ያው ቢሮ ወይም ደግሞ ስራ ቦታ ላይ ስውል ነው እንጂ የአብዛኛውን እ ለፊልድ ወይም ደግሞ ለድጋፍ ክትትል ወደ ታች ወደ ቀበሌዎች ወደ ጤና ጣቢያዎች እና ወደ ታች ወደ ገጠር ስወጣ እ ሙሉ ቀን አስራ ሁለት ሰዓት ጠዋት ወጥቼ እስከማታ እዛው እ ልቆይ ላሳልፍ እ አሳልፋለሁ። እ ይሄም ምንድነው? እ ለ ድጋፍና ክትትል ስራዎችን ወይም ደግሞ ተግባራትን እ ለማየት የተቀናጀ ስራ ያሰማናል። የሰራው የተቀናጀው ስራዎችን ለመሰራት ወደ ታች ከወርድን ያው ሁለት ቀን የምዉልበት አጋጣሚ አለ

የምትጠቀመው ሳሙና ያው ማንኛውንምሳምና ሳሙና እጠቀማለሁ። ሳሙና ብዙ ጊዜ አለይም ያው ያገኘሁትን ሳሙና እጠቀማለሁ። ከጃክስ ውጪ ፈሳሽ ሳምና ሆነ ደረቅ ሳምና እጠቀማለሁኝ ያው ልብስ ሳጥብ ያገኘሁት ሳሙና እጠቀማለሁ ለሰውነቴ አንዳንዴ ለየት ያለ ሳምና ልጠቀምቻለሁ ግን እኔ ሳምና ሳምና አልመጥም ያው ማገኘውን ሳምና ሁሉ እጠብቃለሁ ከፍ ፈጻሽ ሳምናዎችን እጠቀማለሁ ደረስ ሳምናዎችን እጠቀማለሁ። ባገኘሁት ሳምና ሁሉ እጠቀማለሁ ማንኛውንም ሳምና እጠቀማለሁ ብዙም ሽታ የሚበዛባቸው ደማቅ ሽታ ታያለችው ሰው ነው እንደ ሰው ነቴ አልጠቀምም ብዙም አይመቸኝም ስለዚህ ሳሙና ያገኘሁትን

በመስመር ላይ ያው ሙዚቃ። እሰማለሁ ምክንያቱም ያው አልፌ ስጓዝ ያለውን ሙዚቃዎችን እሰማለሁ እንጂ እኔ ብዙ ጊዜ ሙዚቃ አልሰማም ወይም ደግሞ ከፍቼ ሙዚቃ አልጓዝም። ምክንያቱም የሙዚቃ የመስማት ብዙም ፍላጎትም የለኝም። መዝሙር ግን ከፍቼ እጓዛለሁ ወይም ደግሞ እሰማለሁ በምጓዝበት መንገድ ወይም በመሄድበት ጊዜ የጉዞ የእግር ጉዞ መንገድ ካለ መዝሙር ከፍቼ አዳምጣለሁ። መስመር ላይ ያው ስጓዝ ወይም ደግሞ ብትለይ ምክንያቶች የምሰማው ሙዚቃ ካልሆነ እኔ ብዙ ጊዜ ሙዚቃ ከፍቼ እያዳመጥኩ መሄድ ወይም ደግሞ መጓዝ ብዙም ልምዱ የለኝም። መዝሙሮችን ግን ከፍቼ ማዳመጥ ልምዱ አለኝ።

ለመሬት ላይ መቀመጥ ብዙ ጊዜ ብትለይ እዚህ ሜዳዎች ላይ ለምን በሆኑ ቦታዎች ላይ በመሬት ላይ ዘዋ ብሎ መቀመጥን በጣም እወዳለሁ። በተለይ ለምለም ከሆኑ ቦታዎች ላይ ወይም ደግሞ ያው ለዎክ ከወጡ ለመዝናኛ በተመቼ ሜዳዎች ላይ ዘዋ ብሎ ወይም ደግሞ ዘርገት ለምለም ቦታዎች ጥሩ ቦታዎች አረንጓዴሚያ ቦታዎች ላይ መቀመጥን ይመቸኛል። ከዛ ውጪ ብዙ ጊዜ መሬት ላይ መቀመጥ በስራ ሰዓት ወይም ደግሞ በስራ ጊዜ መሬት መቀመጥ አይመቸኝም። ምክንያቱም ያው ለስራ ምቹ ስለማይሆን መሬት ላይ መቀመጥ ብዙ ጊዜ አልመርጠውም ወይም ደግሞ አይመቸኝም።